እንደምን ዋልክ ዛሬማ የአየር የአየሩ ልክ እንደ የካቲት ወር ለስለስ ያለ ደስ የምልና የተለየ መንፈስ ያለው ነው። እንደ አንድ ኢትዮጵያዊ እንደምኖር ሰው የዛሬን የውይይር ሁኔታ ስሜት በዝርዝር ልንገርህ። አንደኛ የካቲት ወር። ፀሀይ ውበት። ዛሬ ጠዋት ስነሳ ፀሀይ በጣም ደምቃ ነው ያወጣችው በየካቲት ፀሀይ እንደ ግንቦት። አትታጠቅም። ይልቁንም ለሰውነት እረፍት የምትሰጥ ለስለስ ያለ ሙቀት ነው ያላት። ሰማዩ ደግሞ ያለምንም ደመና ጥሪኝ። ሰማያዊ ሆኖ ማየቱ ቅኑና በንቃትና በደስታ እንዲጀምር ያደርገኛል። ሁለተኛ ለስልስ ያለ ንፋስ ከሞቀት ጋር ደደምሮ ደግሞ አልፎ አልፎ የሚመጣው ቅዝቃዛ ንፋስ ልዩ ስሜት አለው። በተለይ ጥላ ስር ስትቀመጥ ወይም ንፋሱ ፊትን ሲነካ የምትሰማ ትኩስና ቀዝቃዛ ቅልቅል ስሜት። ዛሬማ መውጣትና መሸራሸር አለብኝ ያስበላል። አየሩ በጣም ንፁህና ብሩህ ነው። ሶስተኛ ማህበራዊ ድባብ ስሜት። ዛሬ ፌብሯሪ አስራ አራት ወይም የካቲት ሰባት እንደመሆኑ መጠን አየሩ ብቻ ሳይሆን የሰዎች ስሜት የደመቀ ይመስላል። በመንገድ ላይ ሰዎች ቀለል ያሉና ደመቅ ያሉ ልብሶችን ለብሶ ፀሀይን የሞቁና ያወሩ ስትጓዙ ማደስ ይላል በየሩ ውስጥ የፍቅር እና የደስታ ሽታ ላይ ይመስለኛል የጽግረዳ አበባዎች ማአዛና የሰዎች ፈገግታ። ከአየሩ ሁኔታ ጋር ተዋህዶ ቀንን ልዩ አድርጎታል። አራተኛ ከእሳት በኋላ የሚጠበቀው ቅዝቃዜ አሁን ሳቱ ወደ መምሻ እየተቃረበ ሲመጣ ያ የጠራራ ፀሀይ ሰማይ ወደ ወርቃማ ቀለም የተገቀየረ ነው። እንደ ሰው ልጅ አውቀዋለሁ ፀሀይም ልክ እንደገባች አየሩ ወዲያውኑ መገዝገዝ ይጀምራል። የካቲት ማታ ትንሽ ኩርምት የሚያደርግ ብር ስላለው። አሁን ላይ ቀለል ያለ ጃኬት ወይም ሽራብ መያዝ ግዴታ መሆን እያሰብኩ ነው። አምስተኛ የኔ የግል ስሜት ዛሬ ያለው አየር ሁኔታ ለብቻ ሆኖ ለማሰብ ወይም ከሚወዱት ሰው ጋር ግዜ ለማሳለፍ በጣም ምቹ ነው። ድባቡ የሰላም ነው የጭንቅ ወይም የዝምታ ሳይሆን የተስፋና የብሩነት ስሜት ነው። የሚሰጠው በመስኮት በኩል የሚገባው የፀሀይ ብርሃን ቤቱን ሞቅ አድርጎታል ይህም ለስራዬ ትልቅ መነቃቃትን ሰጥቶኛል። በአጠቃላይ ዛሬ ያለው የአየር ሁኔታ ፍጹም የሚባል አይነት ነው በጣም የማይሞቅ በጣም የማይቀዘቅዝ ነገር ግን በውስጡ ንቃትና ፍቅርን የያዘነው።

ዛሬ ቅዳሜ እንደመሆኑ መጠን እንደማንኛውም የሰው ልጅ ትንሽ አርፍጄ ነው የተነሳሁት የሳምንቱ የስራ ድካም ስላለብኝ ጠዋት ላይ ረጋ ብዬ የራሴን ጊዜ መውሰድ ፈለግሁ። የዛሬ መጀመሪያ ምግብ ቁርስ ጨጨብሳ ወይም የቂጣ ፍርፍር ነበረ እንዴት እንደነበረ ብዝርዝር ልንገርህ? አንደኛ የዝግጅቱ ድባብ ገና ከእንቅልፌ ስነሳ ትኩስ የቂጣ ሽታና የነጠረ ቅቤ መዕዛ ነው ናፍቆኝ የነበረ። ኩሺና ውስጥ ቂጣው ተጋክሮ በእጇ በእጁ ተቆራርጦ ከዚያም በበርበሬና በሞቀ እንድትረቀበ ስታሽ የሚኖረው ድምጽ ሽታ ብቻውን ሆድ ያ ያስሪባል። ሁለተኛ ጣዕም እና ይዘቱ ጨጨብሳ ልክ እንደሚወደው በደንብ በቅቤ የራሰና ለስለስ ለስላሳ ነበር በርበሬወ መጠነኛ ማቃጠል ከቂቤው ጣፋጭ ማአዛ ጋር ተዋህዶ ልዩ እርካታ ይሰጣል። እኔ ደግሞ ጨጨብሳ ላይ ትንሽ ማር ጠብ ማድረግ እወዳለሁ። ያ የጨጨብሳ የቅመም እና የማር ጣፋጭነት በአንድ ላይ ሲገናኙ የሚፈጥሩት ጣዕም ቀኑን በደስታ እንድጀምር ያደርገኛል። ሶስተኛ አጃቢዎቹ ነው ከጨጨብሳ ጎን ደግሞ ቀዝቃዛ እርጎ ነበረኝ ትኩስና ቅመም የበዛበት ጨጨብሳ በትዝታ በቀዝቃዛ እርጎ ያረዱ መብላት ሆድን ያረጋጋል። እርጎ ምግብ ይበልጥ እንድለሰልስና እንዲጣፍጥ ያደርገዋል። አራተኛ የማሳረጊያ ቡና ቁርሴን በልቼ ስጨርስ የዛሬ አየር ሁኔታ እያጣጣምኩ አንድ ሲኒ የጥቁር ቡና ጠጣሁ ያ የቡና መራራነት ከቁርሱ ጣፋጭነት በኋላ አእምሮዬ በደንብ እንዲነቃ አድርጎታል። እንደ ሰው ልጅ ቁርስ ለኔም ዝም ብሎ የምግብ አይደለም ቀኑን ሙሉ የምሰራበት ሀይል የማገኝበት ዛሬ ደስ የሚል ቀን ይሆናል። ብዬ ራሴን የማሳምንበት ትልቅ ትርጉም ያለው ሰዓት ነው። ዛሬ ቅዳሜ በመሆኑ እንዲሁ ደግሞ ሳልቸኩል ረጋ ብዬ መመገብ ይበልጥ አስደስቶኛል።

እንደ አንድ በከተማ ውስጥ እንደምኖር የሰው ልጅ አሁን ላይ በምነት የምጠቀምባት ወይም ማረባት ዶሮ የልኝም ነገር ግን ስለ ዶሮ ማነጽና በቤቱ ውስጥ መኖራቸው ስላለው ጽድቁም ያለን ስመት በዝርዝር ላስከፋው አንደኛ ቦታ ነው የኑሮ ሁኔታ በአሁኑ ሰዓት የሚኖርበት ቤት ግቢ በጣም ጠባብ በመሆኑ ዶሮዎችን አርብተው ለመያዝ አይመችም ዶሮዎችን የሚቆፍሩት መሬትና የሚዘዋወሩበት ሰፊ ቦታ ይፈልጋሉ። እንደ ሰው ልጅ ዶሮዎች አጥሮ በማጥበብ ብቻ መያዝ ስብዓዊነትን የጎደለው ስለሚመስለኝ ሰፊ ቦታ እስካገኘው ድረስ አለመያዝን መርጫለሁ ሁለተኛ የበአል ትዝታ ጊዜያዊ ዶሮዎች ምንም እንኳን ቋሚ ዶሮ ባይኖረኝም በበዓል በዓላት ስመጣ ግን ለምሳሌ ለፋሲካ ለገና ለእንቁጣጣሽ የግድ ዶሮ እገዛለሁ ዶሮ ታርዳ ለዶሮ ወጥ ከመዘጋጀት በፊት ለጥቂት ቀናት በቤት ትቆያለች። ያ ዶሮ ጩኸት በተለይ ንጋት ላይ የሚጮኸው አውራ ዶሮ በበቱ ውስጥ ልዩ የበአል መንፈስ ይፈጥራል። በእነዚያ ጥቂት ቀናት ውስጥ ዶሮዋን እህልና ውሃ መስጠት፤ ስትበላ ማየት በራሱ አንድ አይነት የሰላም ስሜት ይሰጣል። እንደ ሰው ልጅ ከእንስሳት ጋር ያለን ግንኙነት ለጥቂት ቅናትም ቢሆን ለውስጣችን እረፍት ይሰጣል ሶስተኛ ልጅት የልጅነት ትዝታ በልጅነት ግን በቤታችን ውስጥ ዶሮዎች ነበሩን በዚያች ጊዜ ስማቸው የሚታወቁት ዶሮዎቹ ነበረን። ቀይዋ ነጮች አያልን እንጠራቸው ነበረ ጠዋት ጠዋት ዶሮዎች የት እንደ እንደጣሉ ፈልጎ ትኩስ እንቁላል ማገኘት ለልጅነት ትልቅ ደስታ ነበረ። ጫጩቶቹ ስፈለፈሉና እናታቸው ክፉ ክንፋ ስር ማየት የተፈጥሮን ድንቅ ስራ እንድናደንቅ ያደርገናል። ያ ትዝታ ዛሬም ድረስ በልቤ ውስጥ ስላለ ወደፊት ሰፊ ግብ ሰፊ ግቢ ያለው ቤት ሲኖረኝ ዶሮዎቹን የማርባት ትልቅ ምኞት አለኝ ዶሮ ጠቀሜታ የቤት ዶሮ እንቁላልም ሆነ ስጋ ከገበያ ከሚገዛው ይልቅ ጣዕሙ የተለኝና ለጤና ተመራጭ እንደሆነ አውቃለሁ። ዶሮ ያለበት ቤት ህይወት ያለውና ሞቅ ያለ ይመስላል። በአጠቃላይ ዛሬ ላይ ዶሮ የለኝም ነገር ግን ዶሮዎች የሰው ልጅ የቅርብ ጓደኞች እና የቤታችን ሞቅታዎች እንደመሆኑ አምነዋለሁ። በተለይ ለጧት መነቃቃትና ለቤት ውስጥ በረከት ያላቸው ድርሻ ትልቅ ነው።